ትምህርት የሚገርም ርዕስ ነው በነገራችን ላይ ትምህርት እንግዲህ የተለያየ ትምህርት አለ ትምህርት ቤት ገብተን የምንማረው ትምህርት አለ ህይወት የምታስተምረን ዋነኛው ትምህርት አለ ትምህርት ቤት ስንል ትምህርት ቤት ስንል እንግዲህ የተለያዩ ከአንደኛ ክፍል ጀምሮ ሊሆን ከአንደኛ ክፍል ጀምሮ እስከ አስራ ሁለት ይማራል በትምህርት በተለያዩ ትምህርቶች ከዛ ይሄን ዩንቨርስቲ ላይ ሄደው ደግሞ ለአራት አመት ለአምስት አመት ሜዲስን ከሆነ ለሰባት አመትም ስልጠና ያደርጋል ይሄ የአንዱ የትምህርት ዘርፍ ነው እንግዲህ ትምህርት ስንል ሰዎች ፊደላትን የአለም መግባቢያን የምንማርበት ለምሳሌ ቁጥርን ከአንድ ጀምሮ ወይም ከኔጌቲቭ ጀምሮ እስከ ኢንፊኒቲ ባሉ ቁጥሮች እነሱን ተምሮ ከአለም ጋር ለመግባባት ቋንቋውን አማርኛውን ሊሆን ይችላል እንግሊዘኛ ሊሆን ይችላል ግን ከአለም ጋር ለመግባባት ስንል የምንማራቸው የትምህርት አይነት ነው ሌላው ሌላው መጽሐፎችን ወይም ኮንቴክስቶችን ስናይ ስለ አለም ለማወቅ ስለ ተፈጥሮ ለማወቅ ለምሳሌ ተፈጥሮ ስንል የመሬት አቀማመጥ ከዋክብቶች ስለ ጨረቃ እኔ ጂኦግራፊን የምወድበት ምክንያት ይሄ ነው ሲጀምር ከዋክብቶች ምን እንደም ከዋክብቶች ምን እንደሚመስሉ ፀሀይ ጨረቃ ምን እንደሚመስሉ መሬት እዚ እዚ ቦታ እንዲህ አይነት አዋሽ ጣና አባይ ይሄን ያህል ጥልቀት አለው ይሄን ያህል ሰፊ ነው እያለ እዚች ቁጭ ብለን ስለ ቅርሶች ማወቅ እንዴት እንደሚያድስት እና እንዲህ አይነት ነው ትምህርት ማስተር ልንወስድ እንችላለን እንግዲህ የዛሬ አርባ አራት መቶ አመትም አመስ መቶ አመትም ያለን ታሪክ ዛሬ ቁጭ ብለን ማየት ዛሬ ምን ላይ እዳለን በደንብ የምናውቅበት በደንብ የምንረዳበት ብዙ ነገር ማስተካከል እንዳለብን የምንረዳበት መንገድ ስትር የሚባል ትምህርት በቃ ሰው ላይ በሰው ላይ የሚሰሩ የትምህርት ወይም መጽሐፎችን ስንመርጥ ደግሞ ዩኒቨርሲቲ ላይ በጣም ካየኋቸው ከአርባ ከአርባ ሰባት ምናምን የትምህርት አይነቶች ሁለት ትምህርቶችን ነው እኔ በጣም ወደቻችሁ የወጣሁ። በአካውንቲንግ ነው የተማርኩ። አራት አመት በአካውንቲንግ ስማር ምንም ደስታ አላገኘሁም እውነቱን ለመናገር። ምንድነው ያላገኘሁበት ምክንያት የምንማረው ትምህርትና ወጥተን የምንሰራው ስራ ምንም ስለማይገናኝ። አብሮ የማይሄድ ከኑሮአችን ጋር አብሮ የማይሄድ ስለሆነ ምንም ደስተኛ ሁኜ አይደለም የተማርኩት። ግን መጀመሪያ አመት ስገባ ሳይኮሎጂ እና ክሪቲካል ቲንኪንግ የሚባሉ ሁለት ሳብጀክቶች ትምህርት በዛ ቢመዘን በእንደዛ አይነት መንገድ ትምህርት ቢሰጥ ይህ ወጣት እንደዚህም የመከነ ወጣት አይሆንም ነበር እውነት ለመናገር። ቀልቡን የገዛ፣ አስተዋይ፣ የማይሰለች፣ ረጅም ነገሮችን የማየት የማንበብ ልምድ ይኖረው ነበር። አሁን ግን ቀደም የሁለት ሰዓት ፊልም ያይ የነበረ ሰው፣ የሶስት ሰዓት ፊልም ያይ የነበረ ሰው፣ የአንድ ሰዓት የአስር ደቂቃ ፊልም እይ ብትለው የሚያይ የለም። በቃ ስልቹ ነው። ሁለት ሰከንድ ቲክቶክ ይለቀቃል። እሷን ቲክቶክ እያየ የሚሄድ እንጂ ረዘም ያለ ነገር ትኩረት በቃ ትኩረት የሚስብ ነገር ማየት እምቢ ብሏል እና ምን ለማለት ነው ክሪቲካል ቲንኪንግ ሲባል ሳይኮሎጂ ሲባል እነዚህ ሁለት ሳብጀክቶች የሰውን ልጅ እንደ ጭቃ ጠፍጥፈው ሰው የሚያደርጉ ኮርሶች እውነት ለመናገር ክሪቲካል ቲንኪንግ ፋላሲ የሚል ነበረው በጣም የሚገርም የዛን ጊዜ እኔ አንድ አብሮኝ አብሮኝ ያደገም ነው ግቢም አብሮኝ የተማረ የጎረቤቴ ልጅ ነበርና ቪድዮ ነበር። የሁለት ሰዓት ቪድዮ ፋላሲ የሚለው ብቻ አንዱ ቻፕተር ወይም አንዱ ምዕራፍ ፋላሲ የሚለው ብቻ ቪድዮ ድምጽ ነበረ። እየሄድን እንደ ሙዚቃ ማለት ነው በኤርፎን እናዳምጠው ነበር። እውነቱን ለመናገር እኔ ወደ ሰው ሰው እንድሆን ትንሽ የመለሰኝ እሱ ነበር። የትምህርት አይነት ነው ግን በድምጽ ስለተሰራልን በኤርፎን እንደ ሙዚቃ አድርገን እናዳምጠው ነበር። የዛን ጊዜ እሱ ራሱ ስልክ የለውም ነበር። እስኪ ላዳምጥ እያለ ማለት ነው። ምን ያህል ተአምረኛ እንደሆነ ማለት ነው። ግን ስንማር አሁን እኛን በድምጽ ስላገኘነው እንጂ ብዙዎች አሉ አሁን ያኔ ድምፁን ያላዩ። ዝምብለው መጽሐፉን ብቻ በማንበብ እንግሊዘኛ ስለሆነ ለመረዳት ስለሚከብድ ሳይረዱት ይሄማ ከባድ ነው ብሎ የሚያማርሩ አሉ። ግን በአማርኛ ተተንትኖ ሲነገርህ በቃ ህይወት ነው ህይወት። እንደዛ አይነት ናቸው እኔ ትምህርት ብዬ የማስባቸው። አመሰግናለው።